ከምግብ ወደ ስራ በጠዋት እሄዳለሁ ማለት ነው። በስራ ሰዓት። በጊዜ ወደ ስራ ሰዓት እሄዳለሁ ወደ ስራ ቦታ እሄዳለሁ ማለት ነው። ምክንያቱም ወደ ስራ። ወደ ስራ በሰአት እሄዳለሁ ማለት ነው። በጣም ወደ ስራ በሰአት እደርሳለሁ ማለት ነው። ምክንያቱም። በሚገባኝ ሰዓት ወደ ስራ ካልደረስኩኝ ብዙ አይነት ችግሮች ይፈጠራሉ። አንደኛም ወደ ስራ ሰዓት በጊዜ አለመድረስ የሚያስከትልብኝ ችግር ምንድነው? አንደኛው እኛ ስራችንም በአግባቡ እንዳንሰራ እንዲሁም ደግሞ ጥሩ ነገር እንዳንሰራ ያደርገናል ማለት ነው። እንዲሁም ደግሞ ደንበኞቻችን እኛ እንዲቀየሙ እንዲሁም ደግሞ ስራችንን እንዲተጎገል ያደርገናል። ስለዚህ ስራችን እንዳይተጎገልብን እንዲሁም ደግሞ እንደዚህ አይነት ነገሮች እንዳይፈጠሩብን የሚያደርገው አንደኛ ነገር ምንድነው? በጊዜ መድረስ እና እዛ ቦታ ላይ ቶሎ መገኘት ነው ማለት ነው። ስለዚህ ስራ ቦታ ላይ በጊዜ መገኘት እንዲሁም ደግሞ ቶሎ መገኘት ያስፈልጋል። ቶሎ የምንገኝ ከሆነ በስራችን ቦታ ላይ ጥሎ የምንገኝ ከሆነ አንደኛ የምናገኘው ጥቅም ምንድነው? ያንን ላይ ያለንን ነገር ቶሎ እንሸጣለን ማለት ነው። ደንበኞቻችንን እናስደስታለን ማለት ነው። በስራችን በየትኛውም ስራ። ከባብ ሌንዲም ደግሞ የትኛው የስራ ዘርፍ ሊሆን ይችላል። በየትኛውም የስራ ዘርፍ ላይ። ስራ ላይ ማርፈድ አያስፈልግም። በየትኛውም ስራ ዘርፍ ላይ በጊዜ መገኝት እና በስራ ሰዓት መገኝት በጣም ጥሩ ነገር ነው ማለት ነው። ምክንያቱም። አንደኛ እኛ የምናረፍድ ከሆነ ቃል ላይ እዛ የምንሄድ ሆነው ብዙ ስራዎች ያመልጡናል እንዲሁም ደግሞ ደመኞቻችን እኛን ያመልጡናል ማለት ነው። ስለዚህ ስራችን ወደ ኋላ ይቀራል ገቢያችንም እየቀነሰ ይመጣል። ለኪሳራ ያደርሰናል ማለት ነው። ነገር ግን ደግሞ በጊዜ የምንሄድ ከሆነ። እኔም ደግሞ ስራችንን በጊዜ በአግባቡ የምንሰራ ከሆነ አንደኛ በጠዋት መሄዱ የሚያገለግለን ትልቁ ነገር ምንድነው? እኛ ስራችንን በአግባቡ እንድንሰራ እንዲህም ደግሞ ጠንክረን እንድንሰራ ያደርገናል ማለት ነው። ነገር ግን አርፍደን የምንሄድ ከሆነ። በጣም የድካም ስሜት ይሰማናል እንደክማለን ምንም አይነት ጥሩ ነገር አይሰማንም ማለት ነው። ስለዚህ ድገት ከማስመት እንዳይሰማ እንዲሁም ደግሞ ምንም ነገር እንዳይሰማን። ጠንክረን እንድንሰራና በጊዜ ስራዎቻችንን ጨርሰን እስከ ቀጠር ድረስ እንዲሁም ደግሞ እስከ ምሳ ሰዓት ድረስ ስራዎቻችንን ጨርሰን እንዲህ ለምኞቻችን አድርሰን መስራት አለብን። ስራ በጊዜ እንድንሰርተን እንድንጨርስ ከድጋም ከድካም ውጪ እንድንሆን። ማድረግ ያለብን ነገር ምንድነው? በጠዋት መነሳት ነው። በጠዋት መነሳት ደግሞ የሚያገለግለን አንዱ ነገር ምንድነው? የማንቂያ ሰዓት ነው። ማንቂያ ሰዓት ተጠቅመን በጧት ተነስተን በጧት ከተነሳን በኋላ እንግዲህ የተለያየ እንቅስቃሴዎችን እንዲሁም ደግሞ የአካል ብቃት እንቅስቃሴዎችን ካደረግን በኋላ ገላችንን በመታጠብ እንዲሁም ደግሞ ቁርሳችንን ሰርተን ቁርሳችንን በልተን ወደ ስራ መሄድ አለብን። ማለት ነው። ምክንያቱም። በጧት ተነስተን እንግዲህ መንቀሳቀስ ያለበት ጠዋት መነሳት የሚጠቅመን አንዱ ጥቅም ምንድነው? እኛ የአካል ብቃት እንቅስቃሴ አድርገን ቁርሳችንን እንድንበላ ይረዳናል ማለት ነው። ቁርሳችንን እንድንበላ። በቂ ሰዓት እናገኛለን እንዲሁም ደግሞ የተለያዩ እንቅስቃሴዎችን። የአካል ብቃት እንቅስቃሴዎችን እንድናደርግ ይሄ በዚህ ሰዓት መሃል ላይ እንግዲህ እነዚህ አይነት ነገሮችን እናገኛለን ማለት ነው። ስለዚህ በዚህ መሃል እንደዚህ የምናገኝ ከሆነ። በጠዋት መነሳት ያስፈልገናል ማለት ነው። ስለዚህ ነገር ግን አርፍደን የምንነሳና ያለ ጊዜያችን እዛ መንደርስ ከሆነ ግን እኛ አንደኛ ቁርሳችንን ሳንበላ እንውጣለን ተቻኩለን አንደኛ ሳንታጠብ እንዲሁም ደግሞ ገላችን ሳንታጠብ ቀለል ሳይለን። እንወጣለን ማለት ነው። ስለዚህ በዛ መንገድ ተቻኩለን እንዲሁም ደግሞ ሳንጣጠብ ንጽህናችን ሳንጠብቅ የምንወጣ ከሆነ። ስራችንን ባግባብ መስራት አንችልም። ከሰዎች ግን መግባባታችንም እንዲሁም ደግሞ ከአለቆቻችን ጋር ልንነጋጭ እንችላለን ምክንያቱም ካርፍድም ብዙ ስራ ይመልጥናል ብዙ ስራ ይቀራል ማለት ነው። እኛ በቀረን ቁጥር ደግሞ ያ ድርጅት እየከሰረ እንዲህም ደግሞ ያንን ስራ እያጣው ይሄዳል ማለት ነው። ስለዚህ ወይ ደግሞ የራሳችንን የግላችንንም ስራ ቢሆን። ያንን ስራ እያጣነው ቀስ በቀስ ሳይታወቀን እያጣነው እንሄዳለን ማለት ነው። ስለዚህ። ያ ነገር ከመፈጠሩ በፊት በጧት መነሳትን ማስተካከል አለብን ማለት ነው። በጊዜ ስራ ቦታ መድረስ የሚያገለግለው እንግዲህ። ለእንደዚህ ነገሮች አሁን በስራ ሰዓት ላይ በጊዜ መገኘት እንዲሁ ደግሞ ስራ ሰዓት ላይ። በጊዜ መገኘት እንዲህ ደግሞ ስራችን ላይ እንጠንክራ እንድንሰራ ያደርገናል ማለት ነው። በስራ ስቦታ ላይ እንግዲህ በጊዜ መገኘትነት ጠንክሮ መስራት እንግዲህ የሚያስገኝ ላይ አንዱ ጥቅም ምንድነው? የደሞዝ ጭማሪ ወይም ደግሞ የእድገታችንን የስራ እድገትን ሊያስገኝልን ይችላል። ማነው አለቆቻችን በእኛ የሚደሰቱ ከሆነ እንዲህም ደግሞ ከጣሪያችን በእኛ ከተደሰቱና በእኛ ስራ እንዲሁም ደግሞ በእኛ በጊዜ መሄድ እንዲሁም ደግሞ በእኛ ሀላፊነት በመሰማታችን እኛን በመመልከት ያን ፀባያችን በመመልከት ያንን ስራችንን እንዲሁም ደግሞ ሁኔታችንን በመመልከት የስራ እድገት እንዲህም ደግሞ ያለ ቅንጥ ሹመት ሊሰጡ ስለሚችሉ የተለያዩ ጥቅማት ጥቅሞችን ማግኘት ስለምንችል በስራችን ጠንክረን መስራት አለብን ማለት ነው። ስራ ላይ ጠንክሮ መስራት እንደምን ደግሞ በጊዜ ወደ ስራ ቦታዎች ሄዶ። ስራችንን ጨርሰን በጊዜ ስራ ጨርሶ መውጣት ትልቅ ነገር ነው ማለት ነው። አንደኛ ለኛ። ስራን በጧት ሄደን እንዲሁም ደግሞ በጊዜ ስራን ጨርሰን ስንወጣ ምክንያቱም አንደኛ የመዝነኛ ሰዓት እናገኛለን። እንደውም ደግሞ የተለያዩ ወደ መናፈሻ ቦታዎች ሄደን ማታ ላይ። በዛው ዘር እንዲሁም ደግሞ በእግራችን መራመድ እንችላለን ማለት ነው። ስለዚህ እንደነዚህ አይነት ጊዜዎችን ከሰዎች ጋር የምናሳልፋቸውን። ጊዜዎቻችንን ለማግኘት። በጊዜ ስራችን ጨርሰን ለመውጣት በመጀመሪያ በጠዋት እዛ መሄድ አለብን ማለት ነው። ስለዚህ። ማታ ላይ ጥሩ ጊዜ ለማሳለፍ በጧት ስራችንን መጀመር ይኖርብናል ማለት ነው። ስለዚህ በጧት ስራ መጀመር በጣም አስፈላጊና ጥሩ ነገር ነው ማለት ነው። ስለዚህ በተለይ ድርጅቶች ላይ በጧት ማንሄድ ከሆነ ስራዎችን ማንሰራ ከሆነ። ብዙ ነገሮች ለሚተጓጎሉ ብዙ ነገሮች ወደ ወደ ዋለ ስለሚቀሩ። ያንን ነገር መጠንቀቅና ስለዚህ በጧት ተነስቶ ማድረግ እንዲህም ደግሞ ራስን ማንቃት

ቡና መፍጨት እንግዲ በጣም በብዙ ነገር ቡና መፍጨት እንችላለን ማለት ነው ቡና መፍጨት በሚገባ እናውቃለን የቡና ማፍጫ የተለያዩ የቡና መፍጫ ማሽኖች አሉ ማለት ነው። በዛ ቡና መፍጫ ማሽኖች ያንን ነገር በመፍጨት እንግዲህ ቡናውን በመፍጨት ቡናውን አፍልተን መጠጣት እንችላለን ማለት ነው። ነገር ግን ደግሞ እንደ ባህላችን እንዲህም ደግሞ እንደ አካባቢያችን ባህል ከሆነ እንደ እኔ አካባቢ ባህል ከሆነ የኛ አካባቢው ባህል አንዱ ነገር ምንድነው? የምናደርገው በመቆጫ እንዲሁም ደግሞ በመቆጫና በዘነዘና በመውቀጥ በደንብ በማድቀቅ ይሄንም ደግሞ የሸክላ ጀበና ዉስጥ በመጨመር እሱን በማፍላት እንጠጣለን ማለት ነው። ስለዚህ ይሄንን እንደዚህ በማረግ እንጠጣለን። ስለዚህ ከዚህ በላይ ብዙ አይነት መጠጫ መንገዶች አሉ እንዲሁም ደግሞ መፍጫ መንገዶች አሉ። ቡና እንግዲህ ለመጠጣትም ያገለግላል ለብዙ ነገር ነው ማለት ነው። ቡና ምንጠጣው አንዱ ምክንያት ምንድነው? በብዙ መንገድ ቡናውን